ማር በጣም ነው እምወደው በተለይ በገንፎ በጣም ነው የምወደው ከሚስቴ ጋር የሆነ ሰዓት ለሶስት ቀን ያክል ሙሉ ጠዋትም ቀንም ማታም በማር ብቻ ነበር የምንበላው። እና እኔ ማር በጣም ነው የምወደው ባይ ዘ ዌይ ማር እንዲሁ መላስ ይመቸኛል። በጥብጦም መጠጣትም ይመቸኛል ማር በጣም ነው የሚመቸኝ። በተለይ ጠዋት ጠዋት በጣም ይመቸኛል

ጉዞ ሲሄድ ትልልቅ ሻንጣዎችን ወይም ደግሞ ትልልቅ ቦርሳዎችን እጠቀማለሁ ነገር ግን አጠር ያለ ቦታ ዝም ብሎ በተለይ ረጅም ሰዓት የምጓዝ ከሆነ ረጅም ቦርሳ ወይም ደግሞ ትልቅ ቦርሳ እጠቀማለሁ ከሀገር ሀገር ከኢትዮጵያ ወደ አሜሪካ ብሄድ ነገር ግን እዚሁ ሀገር ውስጥ ከደሴ ኮምቦቻ ብሄድ ደግሞ አጭር ቦርሳ እጠቀማለሁ ማለት ነው። ስለዚህ እኔ ቦርሳዎችን ብዙ ጊዜ እጠቀማለሁ።

ማዕድን አዎ እጠቀማለሁ ማዕድን ያላቸውን ምግቦች ይጠቀማሉ እንዴ? አትክልትና ፍራፍሬ አይነት ምግቦችን በጣም ነው የምትጠቀመው። በተለይ ካልሴም ያላቸው ምግቦች ፓታሴም ያላቸው ምግቦችን እጠቀማለሁ። ስለዚህ እኔ ማዕድንን ከእለት እስከ እለት ኖሮዬ በጣም ነው የምጠቀመው። ስለዚህ እኔ ማዕድንን እጠቀማለሁ

የቀረ ምግብ ወይም ደግሞ የተረፈ ምግብ እኔ ብዙ ጊዜ አልመገብም። ባይ ዘ ዌይ ሁለት ድመቶች አሉኝ ስለዚህ ለነዛ ድመቶች የቀረ ምግቤን እሰጣለሁ። ወይም ደግሞ ለውሻዬ ያንን የቀረ ምግብ እሰጣለሁ እንጂ የቀረ ምግብ ወይም የተረፈ ምግብ አልመገብም። የቀረ ምግብ ምክንያቱም በሽታ ያስከትላል። ስለዚህ ነው የቀረ ምግብ አልመገብም

አዎ እኔ ልብስ በእጅ አጥባለሁ። በተለይ እንደ ሸሚዝ ቲሸርት ምናምን ነገሮች በእጄ አጥባለሁ ትልልቅ ብርድ ልብስ አንሶላ ምናምን ከሆነ ደግሞ ማሽን ውስጥ አስገብቼ አጥባለሁ። ነገር ግን እነዛ አጠር አጠር ያሉ ልብሶችን ብዙ ጊዜ የማጥበው በእጄ ነው። ካልሲ ፓንት ቁምጣ መሰል ነገሮችን በእጄ አጥባለሁ